ሳንቲም ትቆጥባለህ ወይ? ያው አዎን ሳንቲም እቆጥባለሁ ከአንድ እንድ ግብኝቶች ያሉ መልሶች ሲመለሱ እንደዛ ለመቆጠብ እሞክራለሁ ወይንም ለማጠራቀም እሞክራለሁ ማለት ነው። ያው ለመጀመሪያ ጊዜ ስንቆጥባቸው ትናንሽ ወይንም ምንም ነገር ማይገዙ ወይንም የረባ ነገር ላይገዙ ይመስላሉ ማለት ነው። ግን ከተጠራቀሙ በኋላ ወይንም በብዛት ካጠራቀምን በኋላ ለተወሰነ ጊዜ ቢያንስ አንድ ጥሩ ነገር ሊገዙ ወይንም ጥሩ ነገር ሊያደርጉ ይችላሉ ማለት ነው። ስለዚህ እነዛን ሳንቲሞች በየጊዜው ወይንም በየወቅቱ ስንገዛ የሚመለሱልን መልሶች ዝም ብለን ከምንጥላቸው ወይንም ያልሆነ ቦታ ከምናስቀምጣቸው ብቻ ደግ የሆነ ቦታ በአንድ ላይ ብናስቀምጣቸው ጥሩ ይሆናል ማለት ነው። በመጨረሻ አሪፍ የሆነ ብር ሊሆኑ ይችላሉ ማለት ነው። እነሱ ሲጠራቀሙ ጥሩ የሆነ ደረጃ ይደርሱ እና ለኛም ጠቀም ያለ ነገር እንድንገዛ ያስችሉናል ማለት ነው

አይስክሪም ትወዳለህ አይስክሪም ያው እንግዲህ ልወድ እችላለሁ ላልወድም እችላለሁ ማለት ነው አዎ ማለት አልችልም አይ ማለትም አልችልም። ምክንያቱም በእኔ አይስክሬም እስካሁን ሰምቼው እንጂ ሲባል ሰምቼ እንጂ አይቼም ወይንም ተመግቤ ተመግቤም በልቼም አላውቅም ማለት ነው። እንግዲህ አንድ ሰው መጀመሪያውን ነገር እወዳለሁ ወይም አልወድም ለማለት ወይ ያንን ነገር በአይኑ ሊያየው ይገባል ወይ ሊቀምሰው ይገባል ወይ ሊዲያሰሰው ይገባል ወይ ሊያሸተው ይገባል ማለት ነው። እንግዲህ የሰው ልጅ እነዚህን አምስቱን የስሜት ህዋሶችን በመጠቀም ከዛ በኋላ ነው ለሆነ ነገር ጥላቻም ውዴታም ሊኖረው ፍላጎትም አለመፈለግም ሊኖር የሚችለው። መጀመሪያ እንግዲህ በእነዚህ በአምስቱ ህዋሳት በእጁ ዲያሶ ይሄ ነገር ለስላሳ ነው ወይም ሸካራ ነው። እንደገና ደግሞ በአይኑ አይቶ ይሄ ነገር ያምራል ወይንም አያምርም ደስ አይልም አንድ። በእነሱ ታግዞ ነው እንግዲህ አንድን ነገር ሊወደውም ወይም ሊጠላውም የሚችለው ማለት ነው። ወይ ቀምሶ መራራ ነው ወይንም ጣዕሙ በጣም ጥሩ ነው ጣፋጭና ጉሩም ጣዕም ነው ብሎ በነዚህ እንግዲህ ምክንያቶች ነው ሊወድ ወይም ሊጠላ የሚችለው ማለት ነው። ያው እንግዲህ እኔ ገጠር ከማደጌ የተነሳው የገጠር የክፍለ ሀገር ከመሆን የተነሳ አይስክሬም ሲባል ሰምቼ እንጂ ተመግቤም በልቼም አላውቅም። ወደ ከተማም በሚሄድባቸው አካባቢ አጋጣሚዎች ወይንም ከተማም በኖርኩባቸው ጊዜያቶች አይስክሪም እንግዲህ በአጋጣሚም ሊሆን ይችላል ወይንም እንግዲህ እንደ አለመታደል ሊሆን ይችላል ማለት ነው። አይስክሪም ተመግቤ አላውቅም ወይም በልቼ አላውቅም ማለት ነው። ስለዚህ ያው እንግዲህ ወደፊት አይስክረምን የመብላቱ አጋጣሚ ካገኘሁኝ ወይንም እሱን የመብላት እድል ካገኘሁኝ ወደፊት ያኔ እንግድህ እሱን ከቀመስኩት በኋላ ወይንም ካየሁት በኋላ ለሱ ያለኝ ውዴታ ወይንም ፍላጎት ሊኖር ይችላል ወይም አለመፈለግ ወይም ላልወደው እችላለሁ ማለት ነው። በአሁኑ ጊዜ ግን ወይም በአሁኑ ሰዓት እሱን እወደዋለሁ ወይም አልወደውም ማለት አይቻልም ማለት ነው። ይሄ ምክንያቱም አንድ ሰው ዝም ብሎ ከመሬት ብድግ ብሎ ለሆነ ነገር ለማያውቀው ነገር ጥላቻ እጠላዋለሁ ማለት ወይንም ለማያውቀው ነገር አልወደውም ማለት ይሄ ትንሽ የጤነኝነት ምክንያት አይደለም ማለት ነው። ያው የሰውየው ጤነኝነት ያጠራጥራል ማለት ነው ምክንያቱም ሰው ለማያውቀው ነገር ሰው ላላየው ነገር ሰው ላልዲያሰሰው ላልጨበጠው ነገር ጥላት ሊሆን አይችልም ማለት ነው። ወይንም የማያውቀውን ነገር ሊጠላው አይችልም ማለት ነው። ሰውዬ ጤነኝ እስከሆነ ድረስ ስለዛ ነገር ምንም አይነት አስተያየት ምንም አይነት ፍላጎት ወይንም ላይኖረው ይችላል ማለት ነው። ምክንያቱም ሰው ሲሆንም ነገር ለመጥላትም ለመውደድም የሆነን ነገር ሊያውቀው ይገባል ስለዛ ነገር በደንብ መረጃው ሊኖረው ይገባል ስለዛ ነገር ሁኔታው ሊኖረው ይገባል ማለት ነው። ወይ ፎቶ ሊያይ ይገባዋል ወይ ሰዎች በደንብ ሊነግሩት ይገባል ማለት ነው። እኔ ግን አይስክሪም የሚባለውን ከመስማት ውጪ ምን አይነት እንደሆነ እንዴት አይነት እንደሆነም አይቼውም ሰምቼም አላውቅም ማለት ነው። ግን ያው አብዛኛው ሰዎች አይስክሪም ይጣፍጣሉ ወይም አይስክሪም ጥሩ ነው። ሲሉ እሰማለሁኝ ያው እነሱ ጥሩ ነው አሉ ብዬ ወይም እነሱ ይጣፍጣል አሉ ብዬ እኔ እወደዋለሁ ማለት አልችልም። ምክንያቱም የየሰው ምርጫ የየሰው ፍላጎት የተለያየ ስለሆነ አንዱ የሚፈልገው ይኖራል ሌላኛው ደግሞ የሚፈልገው ሌላ ነገር ሊሆን ይችላል ማለት ነው። ስለዚህ የሰው ልጅ ምርጫ የተለያየና እንደየሰውየው የሚወሰን ስለሆነ ማለት ነው። አንድ ነገር በሆኑ ቡድኖች ስለተወደደ በሌሎኞቹም ተወዳጅ ይሆናል ማለት አይቻልም። ወይንም በሆኑ ቡድኖች ስለተጠላ በሆኑ ቡድኖች ስለማይፈለግ እና ለሆኑ ቡድኖች ምንም ዋጋ ያለለው ነገር ቢሆን ለሌሎኞቹ ደግሞ ዋጋ ሊኖረው ይችላል ማለት ነው። እንዲሁም ዋጋ ላይኖረው ይችላል ማለት ነው። በሌለኞቹ ስለዚህ ሁሉም ሰው ዘንድ ያ ተመሳሳይ አይሆንም የሚሆነው ነገር በሁሉም ሰው ዘንድ ያ የተለየ ተቀባይነት እና የተለየ ፍላጎት ይኖረዋል ማለት ነው። የተለየ ውዴታ ሊኖር ይችላል ማለት ነው። በዛ ምክንያት አንዳንዶቹ አጥብቀው ሊፈልጉት አጥብቀው ሊወዱት ይችላሉ ሌሎኞቹ ደግሞ ያን ያክል ለእነሱ ምንም ቫልዩ የሌለው ወይም ምንም ትርጉም የሌለው ነገር ሊሆን ይችላል ማለት ነው። እንደ አጠቃላይ ያው አይስክሪም ትወዳለህ ወይ ለሚለው ጥያቄ እወዳለሁም አልወድምም ማለት አልችልም ማለት ነው። ምክንያቱም እስካሁን አይስክሪም የሚባለውን ነገር ቀመሸው አላውቅም ማለት ነው

ምን ያህል ጊዜ ስብሰባ ታደርጋላችሁ? እንግዲህ ያው እንደ አስፈላጊነቱን እና እንዲህ ሁኔታው ስብሰባ ልናደርግ እንችላለን ማለት ነው። ያው ስብሰባ ሲባል እንግዲህ የሆነ የራሱ የሆነ ታይም ይኖረዋል የራሱ የሆነ የታይም ወይም የስብሰባ ጊዜ ይኖራል ማለት ነው። በአብዛኛው ጊዜ እቅድ የወጣለት ሰዓት የተያዘለትና ጊዜና ቦታው የታወቀ የስብሰባ ሁኔታ ይኖራል ማለት ነው። እንግዲህ ስለ አንድ ነገር ለመወያየት ሊሆን ይችላል ስለ አንድ ነገር ግምግም ለመከር ሊሆን ይችላል። ወይንም የሆነን ነገር ምን ያህል ምን ደረጃ ላይ እንደደረሰ ስለሱ ለማወቅ ሊሆን ይችላል ወይንም በየጊዜው ግንዛቤ ለማስጨበጥ እና ለማበረታታት ሊሆን ይችላል ማለት ነው። ያው ስለዚህ በየጊዜው ስብሰባ ሊኖር ይችላል ማለት ነው። እንዲሁም ደግሞ ያልታሰበ ወይንም ድንገተኛ ስብሰባ ሊኖር ይችላል ማለት ነው። ወይም አስቸኳይ ስብሰባ ሊኖር ይችላል ማለት ነው። ይህም የሚሆንበት ጊዜ ያው አንዳንድ ጊዜ ያልተጠበቁ ክስተቶች ሊፈጠሩ ይችላሉ ማለት ነው ወይም ድንገተኛ የሆኑ ክስተቶች ሊፈጠሩ ይችላሉ። እነዛ ድንገተኛ ክስተቶች በሚፈጠሩበት ጊዜ ያንን ችግር ለመፍታት ወይም እነዛን ድንገተኛ ችግሮች ለእነሱ ምላሽ ለመስጠት በእነሱ ላይ ለመወያየት በእነሱ ላይ ሀሳብ ለመለዋወጥ እና እነዛን ችግሮች ለማየት ለመመርመር እንደውም የመፍትሄ ወይም የውሳኔ አቅጣጫ ለማስቀመጥ ሲባል ድንገተኛ ስብሰባ ሊካሄድ ይችላል ማለት ነው። እንደዚህ አስፈላጊነቱ ምክንያቱም ችግሩ ድንገት ከተፈጠረ ችግሩ ሳይታሰብበት እየመጣ ከሆነ ወይም ድንገት የመጣ ከሆነ ስብሰባውም ድንገት ሊደረግ ይችላል ማለት ነው። ችግሩ እንዴት ተፈጠረ ማለት ነው። ምክንያቱም ድንገት ከተፈጠረ ያው ከተለመደው ወይንም ከታቀደው ስብሰባዎች ሊሆን ይችላል ማለት ነው። ይሄኛው ከዛ ውጪ ነው ማለት ነው ምክንያቱም አንዳዴ ጊዜ ያልታቀዱ ነገሮች ሊከሰቱ ይችላሉ ማለት ነው። ለምሳሌ በአንድ ድርጅት ውስጥ ድንገት የሽያጭ መቀነስ ሊኖር ይችላል ማለት ነው። ወይንም የግብአት የምርት ግብአት እጥሮቶች ሊኖሩ ይችላሉ ማለት ነው። ወይንም የምርት ክፍተቶች ይኖሩ ይችላሉ ማለት ነው እነዚህን የምርት ክፍተቶችን ለመገምገም እነዚህን የሽያጭ ችግሮች ምን እንደሆነ ወቅታዊ ያለው ሁኔታን እሱን ለመገምገም እና እሱን ጥናት አድርጎ ያንን ለማሻሻል ሲባል ስብሰባ ሊያስፈልግ ይችላል ማለት ነው። እንዲሁም አገልግሎት በሚሰጡት ድርጅቶች ላይ በአገልግሎት አሰጣጥ ጥራቱ ላይ የራሱ ድክመት ሊኖር ይችላል ማለት ነው። ወይም የደንበኞችን እርካታ ጥሩ ወይም በሚፈለገው ልክ ላይሆን ይችላል ማለት ነው። እንግዲህ ይህ የሆነበትን ክፍተት ለመለየት ወይም የዛን ችግር ይህን መሰናክል ለመቅረፍ ሲባል ድንገተኛ ከሆነ ችግሩ ወይም ያልታቀደ ችግር ከሆነ ከዚህ በፊት በዝርዝር ውስጥ የሌለ ከሆነ ድንገት ያ ሰብሰባውንም በዚህ ምክንያት ሊደረግ ይችላል ማለት ነው። እና በተለያዩ ጊዜያት ያው ስብሰባ ሊደረግ ይችላል ማለት ነው ሰው ከ በድርጅት ወይንም በቡድን በመሆን ስብሰባ ሊያካዱ ይችላሉ ማለት ነው። ያው እንደምታወቀው ከትንሿ ጀምሮ በመንደር ደረጃ ወይም ትንሽ ህዝቦች የሚኖሩትና የሚያገናኛቸው ግንኙነት ከዛ ጀምሮ እስከ ሀገር ደረጃ ድረስ በሀገር ደረጃ ድረስ ያው የተለያዩ ስብሰባዎች የተለያዩ ምክክሮች የተለያዩ ግንኙነቶች የተለያዩ ማህበራዊ ነገሮች ይኖራሉ ማለት ነው። እነዚህ ማህበራዊ ግንኙነቶች ደግሞ የራሳቸው የሆነ ማህበራዊ ችግር ማህበራዊ ተግዳሮቶች እንዲሁም ማህበራዊ መሰናክሎች ይኖራሉ ማለት ነው። እነዚህም ማህበራዊ ችግሮች ማህበራዊ መሰናክሎች ለመፍታት ሲባል ለእነሱ መፍትሄ ለማስቀመጥ ሲባል ለእነሱ ውሳኔ ለመወሰን ሲባል እንግዲህ ስብሰባ ያስፈልጋል ማለት ነው። በመሰብሰብ እነዛን ለነዛ ችግሮች መፍትሄ ለማምጣት ለነዛ ችግሮች አቅጣጫ ለማስቀመጥ የሚፈቱበትን አቅጣጫ ለማስቀመጥ ያግዛል ማለት ነው። ያው እንግዲህ በነዚህ ጉዳዮች ሰው ሊሰበሰብ ይችላል ማለት ነው። እንዲሁም ሰው አንዳንድ ጊዜ በራሱ ጉዳይ ከራሱ ጋር ቁጭ ብሎ ሊያወራ ይችላል ከራሱ ጋር ተሰበሰበ ወይም ከራሱ ጋር ሰብሰባ ልንለው እንችላለን ማለት ነው። ያው እንግዲህ ከራሱ ጋር የሚወያይ ከሆነ አንድ ሰው ከራሱ ጋር ለብቻ በመሆን ስለ ራሱ ችግሮች ከውስጡ ጋር ወይንም ከራሱ ጋር የሚያወራ ከሆነ ይሄን እንግዲህ የግል ስብሰባ ልንለው እንችላለን ማለት ነው። ስለዚህ ምክንያቱም ሰው በቡድን ብቻ አይደለም ሊሰበሰብ የሚችለው በግሉም ሊሰበሰብ ይችላል ማለት ነው። እና እንደ አጠቃላይ ያው በአብዛኛው ጊዜ በሁለት መንገድ እንሰበሰባለን ማለት ነው። የታቀደና ያልታቀደ በሚለው በማካተት ልንሰበሰብ እንችላለን ማለት ነው።

በምንጣፍ ላይ ትቀመጣለህ? በምንጣፍ ላይ አዎ በምንጣፍ ላይ እቀመጣለሁ ማለት ነው። ቤት ውስጥ በአብዛኛው ያው በምንጣፍ ላይ ነው ልቀመጥ የምችለው ምክንያቱም ምንጣፍ ላይ ካልሆነ የቤቱ ሴራሚክ ሊሆን ይችላል ወይንም ቤቱ ወለሉ የተሰራበት ነገር ቅዝቃዜ ሊኖረው ይችላል እንዲሁም የተለያዩ አቧራዎች ሊኖሩት ይችላሉ የተለያዩ ነገሮች ሊኖሩት ይችላሉ ማለት ነው። ስለዚህ ለምቾት ሲባል ወይም በጥሩ ሁኔታ ለመቀመጥ ሲባል ምንጣፍ ላይ እቀመጣለሁ ማለት ነው። ለምሳሌ ገጠር አካባቢ ከሆነ አቧራ ሊኖረው ይችላል ማለት ነው። ወይም አንተን ሊያቆሽሽህ የሚችል ነገር ሊኖረው ይችላል ማለት ነው የምትቀመጥበት ቦታ ስለዚህ ቆሻሻም ሊሆን ይችላል ማለት ነው እንደዚያ ሲባል ምንጣፍ ይደረጋል እዚያ ምንጣፍ ላይ ትቀመጣለህ ማለት ነው። ትጠብቃለህ ምቾትም ታገኛለህ እንደ ልብህ ዘና ብለህ ትቀመጣለህ ራስህን ታዝናናለህ ማለት ነው። ያው አብዛኛውን ጊዜ መሬት ላይ መቀመጡ ወይም ምንጣፍ የሌለበት መሬት ላይ መቀመጡ ምቾት ላይሰጥ ይችላል ማለት ነው። መቀመጫው ሊጎረብጥህ ይችላል ወይም ሊቆረቁርህ ይችላል ማለት ነው። ስለዚህ ረጅም ጊዜ የምትቀመጥ ከሆነ ወይም ለተወሰነ ደቂቃ የምትቆይ ከሆነ ምቾት አይሰጥህም ማለት ነው። ያው እንግዲህ እዚያ ቦታ ላይ መቀመጡ ምናልባት ከሰዎች ጋር እያወራን ሊሆን ይችላል እየተጨዋወትክ ሊሆን ይችላል ሀሳብ እየተለዋወጥክ ሊሆን ይችላል ወይም የተለያዩ ነገሮችን እያደረክ ሊሆን ይችላል ማለት ነው። በዛኔ ምንጣፍ ላይ አለመቀመጥ የራሱ የሆነ ጉዳት ይኖረዋል ማለት ነው። ምቾት ላይሰጥህ ይችላል ወይም ያንን ነገር በትኩረት ውይይትም ከሆነ ጭውዉትም ከሆነ በትኩረት እንዳታየው ወይም የሆነ የምትዳምጠው ነገር ከሆነ በትኩረት እንዳታዳምጥ ሊያደርግ ይችላል ማለት ነው። ምክንያቱም የተቀመጥክበት ቦታ ምቾት ካልሰጠህ በትኩረት ያለህበትን ነገር ማከናወን አትችልም ሊያስቸግርህ ትኩረት ማድረግ ልትቸገር ትችላለህ ማለት ነው። እና ለዚያ ሲባል ምንጣፍ ላይ መቀመጡ ተመራጭ ይሆናል ማለት ነው ተመራጭ እና የተወደደ ሊሆን ይችላል ማለት ነው። ያው አብዛኛው ሰው በምጣፍ ላይ ነው የሚቀመጠው ብዬ አስባለሁ ለንጽህናውም ጥሩ ነው ማለት ነው። እንዲሁም የተለያዩ ነገሮችን በምታደርግበት ጊዜ በምንጣፍ ላይ ትቀመጣለህ ማለት ነው። በተለይ ያው ቤት ውስጥ አብዛኛውን ጊዜ ቤቱ ምንጣፍ ብቻ ሊሆን ይችላል ማለት ነው። ሶፋ ከሌለ ወይንም ወንበር ከሌለ ምን ምንጣፍ ላይ ነው ልትቀመጥ የምትችለው ማለት ነው። ሌላ ቦታ ውጭ ወይም ስራ ቦታ ወይም ትምህርት ቤት ወይም የተለያዩ ቦታዎች ላይ በወንበር ወይም ካፌ ሆቴሎች አካባቢ ወንበር ላይ ልትቀመጥ ትችላለህ። ግን ቤት ስትሆን ያው በምንጣፍ ላይ ነው የምትቀመጠው ማለት ነው ምጣፍ ላይ ልትቀመጥ ትችላለህ። ይህ ነገር ምቾት ይሰጥሃል ላንተ ጥሩ ነው ቆሻሻም አያገኝህም ዘና ብለህ ትቀመጣለህ ማለት ነው። እና በአጠቃላይ ያው በምንጣፍ ላይ እቀመጣለሁ ማለት ነው

በመስታወት ላይ ምን ያህል ጊዜ ታያለህ የሚል ጥያቄ ነው? ያው እንግዲህ ጊዜውን በሰአት ለክቼው አላውቅም ወይም ሰዓት ይዤለት አላውቅም። ግን ያው ጠዋት ጠዋት ከቤቴ ስወጣ ወይንም ሻወር ወስጄ ከሻወር መልስ በመስታወት ላይ ላይ እችላለሁ ማለት ነው። ያው እንግዲህ ማንኛውም ሰው ጧትጧት ከቤቱ ሲወጣ ከተጣጠበና ከለባበሰ በኋላ ሊያይ ይችላል ማለት ነው። ወደ ስራ ሲሄድ ሊሆን ይችላል ከሰዎች ጋ ስብሰባ ሊያደርግ ወይንም ከሰዎች ጋር ውይይት ሊያደርግ ይችላል ወይንም ቀጠሮ ሊኖርበት ይችላል ማለት ነው። በዛ ቦታ ጥሩ የአለባበስ ሁኔታ እንዲኖረውና ሰዎችም እንዳያስቀይም አለባበስ ለብሶ መሄድም ጥሩ የምትሉ የአለባበስ ሁኔታን ለብሶና ጥሩ ገጽታ ኖሮት መሄድ ይፈልጋል ማለት ነው። ምክንያቱም ከሰዎች ጋር በሚገናኝበት ሰዓት ጥሩ ያለባበስ ገጽታ መኖሩ ለሱ ጥሩ ስለሆነ ማለት ነው። መስታወት ላይ ሊያይ ይችላል ማለት ነው ራሱን በመስታወት በማየት የቀረውን ነገር ሊያስተካክል ይችላል ማለት ነው። እንደውም የቀረውን የጎደለውን ነገር ሊጨምርበት ይችላል ማለት ነው። በመስታወት በማየት ቼክ ያደርጋል ማለት ነው። ያው በአብዛኛው ጊዜ እንግዲህ ሴቶች ናቸው። ከወንዶች ይልቅ መስታወት ላይ ብዙ ሰዓት ወይም ብዙ ጊዜ ያሳልፋሉ ተብሎ የሚጠበቀው ወይም የሚባለው። እንደዛ ነው መረጃዎች የሚያሳዩን እስካሁን ድረስ። ወንዶች እንኳን ያን ያክል ምናልባት አንድ ደቂቃ ሁለት ደቂቃ ሊያሳልፉ ይችላሉ። እኔም እንደዛ ነው ያለኝ እንደውም አንድ ደቂቃም ላይፈጅ ይችላል ያው ብቻ እስኪ አንድ ደቂቃ በሚለው እንያዘው። ከዚህ የበለጠ ጊዜ እንኳን ማሳለፍ አይመስለኝም። አንድ ደቂቃ ወይንም አንድ ደቂቃ ከሰላሳ ሴኮንት ምናልባት እንደው ቢበዛ ቢበዛ ይሄን ያክል ነው የሚሆነው። ከዚህ በላይ የሚሆን አይመስለኝም።

በዲን ቋንቋ ታምናለህ ያው እንግዲህ በዲን ቋንቋ ማለት የምልክት ቋንቋ እንደ ማለት ይመስለኛል ትርጉሙ እንደዚህ እንደሚሆን አምናለሁ ያው በድን የሚለው ቃል ትንሽ ትክክል አይመስልም ወይንም እንግዲህ ይህ ቋንቋ ከእንግሊዘኛ ወደ አማርኛ በቀጥታ ሲተረጎም የተተረጎመ ይመስለኛል በትክክል የተተረጎመ ቃል አይደለም። ለማንኛውም በድን ቋንቋ ማለት ያው በምልክት ቋንቋ እንደማለት ሊሆን ይችላል በምልክት ቋንቋ አዎ ያው የምልክት ቋንቋ ለብዙ ነገር ጠቃሚያታ አለው ብዬ አምናለሁ። ምክንያቱም በምልክት ቋንቋ እንግባባቸው የምንችልባቸው አጋጣሚዎች ይሄ ብዙ ናቸው ማለት ነው። ለምሳሌ መስማት የተሳናቸው ወገኖቻችን ወይም መስማት የማይችሉ ወገኖቻችን አብዛኛውን ጊዜ በምልክት ነው የሚግባቡት ማለት ነው እንዲሁም መናገር የማይችሉ ብዙ ወገኖቻችን ይኖራሉ። እንደኛ ቃላት ደርድረው ወይንም ቃላት ከአፋቸው አውጥተው መናገር የማይችሉ እነዛ አብዛኞቹ ወገኖቻችን በዚህ በድን ቋንቋ ወይም በዚህ በምልክት ቋንቋ ተግባብተው መልእክት ሀሳብ ሊቀያየሩ ይችላሉ ማለት ነው። እና በቀላሉ እንዲግባቡ ያስችላቸዋል ማለት ነው በድን ቋንቋ መግባባታቸው ወይንም በድን ቋንቋ ሀሳብን መቀያየር መቻላቸው ጥሩ ነገር ነው ብዬ አስባለሁ። እንዲሁም የተለያዩ ሰዎች ወይም የተለያየ ቋንቋ የሚናገሩ ሰዎች ከተለያየ ጀርባ ያላቸው ሰዎች ማለት ነው አንዱ የሆነን ቋንቋ ይችላል ሌላኛው ደግሞ የሆነን ቋንቋ ይችላል ማለትም ስለዚህ የሁለቱ ቋንቋ ፍጹም የተለያየ ሊሆን የሚችልበት አጋጣሚ ይፈጠራል ማለት ነው። ያኔ የማናውቀው ቋንቋ ወይም የማናውቀው ሰው በሚገጥመን ሰዓት የእኛ ቋንቋ ለእሱ አዲስ ነው ምንም የሚያውቀው ነገር የለም ሰላምታውን እንኳን ቋንቋ ላያቅ ይችላል ማለት ነው። ያኛው ሰውዬ እኛም እንደዚሁ የእሱን ምንም ስለእሱ ቋንቋ ምንም ነገር ሰላም ቢለን እንኳን ለመመለስ የማያስችለን ያክል የእሱን ቋንቋ ላናውቅ እንችላለን ማለት ነው። እንዲሁም የጋራ የሚያደርገን ቋንቋ ለምሳሌ የእንግሊዘኛ ቋንቋ በአለም ላይ ሁሉንም ሰው ሊያግባባ የሚችል ቋንቋ ነው እንግዲህ በሁለቱም ወገን እንግሊዘኛ ቋንቋ ችሎታ ላይኖር ይችላል ማለት ነው። ያ በሚፈጠርበት ሰዓት ሰዎች የመግባቢያ ቋንቋን ሊጠቀሙ ይችላሉ ማለት ነው በመግባቢያ ቋንቋ ወይንም በድን ቋንቋ በምልክት ቋንቋ ሊግባቡና ሀሳብ ሊቀያየሩ ይችላሉ ማለት ነው። ያው ብዙም ያን ያክል ሀሳብ የመቀያየር ብዙ ሀሳቦችን ሊቀያየሩ ባይችሉ እንኳን ቢያንስ የተወሰነ መልኩ ለመግባባት ይሞክራሉ በተወሰነ መልኩ ሀሳብን ለመግለጽ ይፈልጋሉ ማለት ነው። ያው በእጃቸው እንዲሁም በጭንቅላታቸው በመጠቀስ በመጠቃቀስ ወይም የሆነ ምልክትን በማሳየት የሚፈልጉትን ነገር እንዳለና ያንን የሚፈልጉትን ነገር ለማሳየት ይሞከራሉ ማለት ነው። እንዲሁም አንዳንድ ሰዎች በሆነ ነገር ሲወያዩ በሆነ ነገር ውይይት ለማድረግ ሲፈልጉ በዲ የድን ቋንቋን ወይም የምልክት ቋንቋን ይጠቀማሉ ማለት ነው። ለምሳሌ በአንድ ነገር አለመስማማታቸውን ለመንገር ሲፈልጉ ጭንቅላታቸውን እንደመነቅነቅ አይነት እንደዛ አይነት ነገር ሊያሳዩ የዛ አይነት ምልክት ሊያሳዩ ይችላሉ ማለት ነው በነገሩ ወይም በሁኔታው ወይም በውሳኔው አለመስማማታቸውን አለመውደዳቸውን ለመግለጽ ማለት ነው። እንዲሁም ደግሞ በተቃራኒው በዛ ሀሳብ መስማማታቸውን ወይንም በሀሳቡ መቀበላቸውን ለመግለጽ ሲፈልጉ ደግሞ የተለየ አይነት ምልክት በግንባራቸው ወደ ሰውየው ግንባራቸውን እንትን በማለት በዛ ሊያሳውቁ ወይንም በዛ ሊግባቡ ይችላሉ ማለት ነው። እንደዚህ አይነት ቋንቋ እና እንደ አጠቃላይ እነዚህ የምልክት ቋንቋዎች በጣም አስፈላጊ ናቸው እና ጠቃሚ ናቸው ብዬ አስባለሁ። ምክንያቱም ብዙ መስማት የተሳናቸው እንዲሁም መናገር የማይችሉ ወገኖቻችን ይኖራሉ ማለት ነው በዛኔ ሊግባቡ የሚችሉት በምልክት ቋንቋ በአይናቸው በሚያዩት ነው ማለት ነው። እንዲሁም ደግሞ በጽሁፍ ምናልባት ያልተማሩ ሊሆኑ ይችላሉ ወይም የሚግባቡት ሌላኛው ሰው መልእክት የሚቀይሩ ሰው ያልተማረ ሊሆን ይችላል ማለት ነው። በጽሁፍ ለመግባባት ያ በሚሆንበት ሰዓት በምልክት ነገሮችን ወይንም መረጃዎችን ሊቀያየሩና እንደ ማንኛውም ሰው ህይወታቸውን ቀለል ሊያደርጉ ይችላሉ ማለት ነው። ያው የሰው ልጅ ሲኖር በምድር ላይ እርስ በእርሱ የሚያደርገው ግንኙነት ይኖራል ማለት ነው። ከሰው ጋር ከሌላኛው ሰው ጋር እና ደግሞ ሊግባባ ሚችለው በቋንቋ ነው። ቋንቋ ደግሞ መናገር እና መስማት ያልቻለ ሰው እነዚህን የምልክት ቋንቋዎች በመጠቀም መልእክቱን ሊያስተላልፍ እንዲሁም መልእክት ሊቀበል ይችላል ማለት ነው። ያው በአጠቃላይ የድን ቋንቋ ጥሩ ነገር እንደሆነ አምናለሁ።

ሳንደል ትለብሳለህ? እውነቱን ለመናገር ሳንደል አለብስም ማለት ነው። ሳንደል ከሚለብሱት አይደለሁም ማለት ነው። እሱም መልበስም አልፈልግም አለብስምም ማለት ነው። ያው አብዛኞቹ የሚለብሱ ሊኖሩ ይችላሉ ሳንደልን፤ መልበስ የሚወዱ ሊኖሩ ይችላሉ። እንዲሁም ሳንደል መልበስ ደስ የሚያስደስታቸው ሊኖሩ ይችላሉ። ሌሎች ደግሞ ሳንደል መልበስ የሚያምርባቸው ሊኖሩ ይችላሉ ማለት ነው። ያው ሁሉም እንደየራሱ ምርጫ እና እንደየራሱ አስተሳሰብ ወይም እንደየራሱ ፍላጎት አንዱ ሊለብስ ይችላል ሌላኛው ላይለብስ ይችላል ማለት ነው። ስለዚህ አንዱን ለምን ለበስክ አይባልም። አንዱም ደግሞ ለምን አለበስክም አይባልም ማለት ነው። ስለዚህ መልበስ አለመልበስ የሁሉም ምርጫና ፍላጎት እስከሆነ ድረስ እኔ ያው መልበስ አልፈልግም አልለብስም ማለት ነው።

ኦገስት ኦገስት የሚባለው እንግዲህ ህይ በአመት ውስጥ ካሉት ወሮች ውስጥ አንዱ ወር ነው ማለት ነው ይሄ ኦገስት የሚባለው። እና በአመት አስራ ሁለት አሉ ማለት ነው። እነሱም ሴፕቴምበር የጀመረው እስከ ኦገስት የመጨረሻውን አስራ ሁለተኛው ወር ነው ማለት ነው። ይሄ ኦገስት የምንለው ወር ያው እንግዲህ ወቅቶች ወይንም በእነዚህ በአስራ ሁለት ወቅቶች የተለያዩ የአየር ሁኔታ እንዲሁም የአየር ፀባይ ሁኔታ ይኖራቸዋል ማለት ነው። ለምሳሌ በሀገራችን ኢትዮጵያ ብናይ ኦገስት የሚባለው ወይንም በሀገራችን ኢትዮጵያ አጠራር ነሀሴ በመባል ይታወቃል ማለት ነው። ይህ ነሀሴ የሚባለው ለምሳሌ በእኛ ሀገር በኢትዮጵያ የክረምቱ ክፍል አንድ አካል ነው። ክረምት የክረምት ክፍል ነው ማለት ነው። ወይንም ክረምት የሚሆንበት እንዲሁም በኢትዮጵያ ያው እንደሚታወቀው በአመት አስራ ሶስት ወራቶች ናቸው በኢትዮጵያ አቆጣጠር። ስለዚህ ከአሥራ ሶስተኛው የሚገኘው ነው ማለት ነው። ይሄ ኦገስት የሚባለው እንዲሁም ደግሞ በፈረንጆች አቆጣጠር ደግሞ ይህ የመጨረሻው አስራ ሁለተኛው ወር ነው ማለት ነው። ያው በኢትዮጵያ ወቅቶች በአራት ይከፈላሉ እነሱም አንደኛው ክረምት ነው እና ሌላኛው በጋ አንዱ ደግሞ መህር ሲባል አራተኛው ደግሞ ያው በልግ የሚባሉት ወራቶች ናቸው ማለት ነው። እነዚህም እንግዲህ የተለያዩ ከሶስት እስከ አራት ወራት በአንድ ላይ ይይዛሉ ማለት ነው። እናም ይሄ ከሰኔ ሀምሌ ነሀሴ የሚባለው ወይም ኦገስት የሚባለው ማለት ነው። እሱን ጨምሮ አራት ሶስት ወራቶች እንደውም ከቋጉሜ የምትባለዋንም ያው በኢትዮጵያ አስራ ሶስተኛ ወር አለች እሷዋን ጨምሮ ያለው ነው ማለት ነው። እንግዲህ ይሄ ኦገስት የሚባለው በዝው ውስጥ ይካተታል ማለት ነው። ይሄም ያው እንደምታውቀው በሀገራችን ኢትዮጵያ እጅግ ዝናባማ የሆነውና የክረምቱ የክረምቱ ክፍል ነው ማለት ነው። የክረምቱ ክፍለ ጊዜ ወይንም የክረምት ወቅት የሚባለው ነው ማለት ነው። ኦገስት ማለት ያው በክረምት ወቅት የሚገኝ ወይም በክረምት ወቅት የሚጠቃለል ነው ማለት ነው። በአብዛኛው ብዙ ዝናብ ይኖራል እንዲሁም ወንዞች የመሙላት ውሃዎች የመጥለቅለቅ ነገር ይኖራቸዋል። ብዙ ምንጮች ኩሬዎች ይኖራሉ በዚህ በኦገስት ጊዜ ያው ከዝናቡ ብዛት እየተነሳ ማለት ነው። እና የዚህ አይነት ሁኔታ ይኖራል ማለት ነው። ዝናብ ይኖራል ጉርምታ ይኖራል መብረቅ ይኖራል እንደውም ብልጭታዎች ይኖራሉ ማለት ነው። ጉም አፈና እንደውም ጥቅጥቅ ያለ ጉም ሊኖር ይችላል። በዛን ጊዜ ቅዝቃዜ ሊሆን ይችላል ማለት ነው። በዚህ ኦገስት በሚባለው ጊዜ እና ይህን ይመስላል ማለት ነው። እንደ አጠቃለይ ኦገስት የሚባለው ይህንን ይመስላል ማለት ነው። በኢትዮጵያ አቆጣጠር አስራ ሁለተኛ ወር ሲሆን በፈረንጆች አቆጣጠር ደግሞ የመጨረሻው እና አስራ ሁለተኛው ወር ነው ማለት ነው።

አጭበርብር ወይም አጭበረበረ የሚለው ቃል እንግዲህ ያው ለተለያዩ ነገሮች ልንጠቀመው እንችላለን ማለት ነው። ያው ማጭበርበር ማለት ማታለል እንዲሁም መስረቅ ማለት ነው። ሰዎችን አውቀውም ሆነ ሳያውቁ በማጭበርበርና በመደናገር ተገቢ ያልሆነን ነገር ማግኘት ማለት ነው። ተገቢ ያልሆነ ጥቅምን ወይንም የማይገባውን ጥቅም ማግኘት ማለት ነው በማጭበርበር በማታለል እንድሁም በመስረቅ ማለት ነው። በተለያዩ ቴክኒኮች ይኖራሉ እንግዲህ የተለያዩ ዘዴዎች ይኖራሉ የሚያጭበረብርበት ማለት ነው። እንግዲህ ሰዎችን ሊያታልልበት የሚችለው የተለያዩ መንገዶች ይኖራሉ ማለት ነው። ያው አንዳንድ ጊዜ እንደሚታዩት በከባድ ሙስናዎች ዳኞችን በማታለል እንዲሁም መሪዎችን ወይንም የሆነ ሀላፊነት ላይ ያሉ ሰዎችን እነሱን በብር ወይንም በሌላ ነገር በማታለል ሰው ሊያጭበረብር ይችላል። ነገር ለራሱ ጥቅም በማዋል ባልተፈቀደ መንገድ በማጭበርበር ያልተገባውን ስልጣን ያልተገባውን ገቢ እንዲሁም የማይገባውን ነገር ሊወስድ ይችላል ማለት ነው። አንድ ሰው በማጭበርበር እና ይሄ ማጭበርበር የሚባለው ግለሰብንም እንደውም ማህበረሰብን ሀገርንም ሊጎዳ የሚችል መጥፎና ሊወገዝ የሚገባው ተግባር ነው ማለት ነው። እንግዲህ ይሄ ማጭበርበር የሚባለው ነገር

አመት ማለት እንግዲህ ያው አስራ ሁለት ወራቶች ተደምረው የሚመጡት ነው ማለት ነው ይሄ አመት የሚባለው በየአሥራ ሁለት ወሩ ልክ አስራ ሁለት ወር ሲሞላ አንድ አመት ይባላል፤ በቀጣይ ደግሞ አስራ ሁለት አመት ሲሆን ሁለት አስራ ሁለት አመት ሁለት አመት ይባላል ማለት ነው ሶስት አስራ ሁለት አመት ሲሆን ደግሞ ሶስት አመት እያለ የሚሄድ ማለት ነው እነዚህን መስከረም ጥቅምት ህዳር ታህሳስ ጥር የካቲት መጋቢት ሚያዚያ ግንቦት ሰኔ ሀምሌ ነሀሴ እንዲሁም በኢትዮጵያ አቆጣጠር ጿግሜ የምትባለው አስራ ሶስተኛዋ ወር አለች ማለት ነው። እና እነዚህ ወራቶች ተደምረው ለምሳሌ ይሄ በፀሀይ አቆጣጠር ሲሆን ነው ጿጉሜ የምትኖረው በጨረቃ አቆጣጠር ከሆነ ወይም ጨረቃ ዑዴትን ተከትሎ የሚቆጠር ከሆነ አመቱ የሚሆነው አስራ ሁለት ወራቶች ብቻ ነው። በአንድ ወር እንግዲህ ሰላሳ ቀን ሰላሳ አንድ እንዲሁም ሃያ ዘጠኝ እና ሃያ ስምንት የሚሆኑበት አጋጣሚ አለ ማለት ነው አንዳንድ ወሮች ሰላሳ አንድ ሊሆኑ ይችላሉ አንዳንዱ ደግሞ ሰላሳ አንዳንዶቹ ሃያ ዘጠኝ እንዲሁም ደግሞ ሃያ ስምንት ሃያ ስምንትም የሚሆን ወር ይኖራል ማለት ነው። እንግዲህ እነዚህ ተደምረው ነው አመት የሚባሉት ማለት ነው ያው እንግዲህ አንድ አመት የሚባለው አስራ ሁለት ወር ሲሞላ ነው። በአስራ ሁለት ወር አንድ አመት እንላለን ማለት ነው እንግዲህ ይሄም ያው ሰዎች በተለያዩ ነገሮች ይቆጥራሉ ማለት ነው አመትን ልደትን ለማክበር የልጆቻቸውን ለማክበር አመትን ይቆጥራሉ ማለት ነው። እንዲሁም እድሜን ለማወቅ አንድ ሰው ምን ያክል እድሜ እንደሆነው በየአመቱ አንድ አመት እየጨመረ ሲሄድ ይቆጠራል ማለት ነው። እንደሁም ለተለያዩ ፕሮጀክቶች ወይም ለተለያዩ ልማቶች ይቆጠራል ማለት ነው ይሄ አመት ለምሳሌ ሶስት አመት ፕሮጀክት ቢያዝ በየአመቱ ያለውን እድገት ያለውን ልደት ለማየት በየአመቱ ይያዛል ማለት ነው። እና እንደሁም የተለያዩ በዓላት ይኖራሉ ህዝባዊ በዓላት እና እንዲሁም ሃይማኖታዊ በዓላት ይኖራሉ ማለት ነው እነሱ በዓላት ይኸው በአመት አንድ ጊዜ የሚመጡ ሊሆኑ ስለሚችሉ አመት ሲሞላቸው እነዛ በዓላቶች ለማክበር ሲባል ሰዎች አመታትን ይቆጥራሉ ማለት ነው። ቀኖቹን ቆጥረው አመት ሲሞላ ይኸን በዓል ያከብራሉ ማለት ነው እንዲሁም አዲስ ዘመን ሲለውጡ ሰዎች በዛን ጊዜ በዓላት ለማክበር ሲልቮ አመታት ይቆጠራል ማለት ነው። ያው እንግዲህ በአዲስ አመት አዲስ እቅድ ይኖራል አዲስ ፕሮግራም ይኖራል አዲስ በጀት ይኖራል ማለት ነው። እንዲሁም ለምሳሌ የዲሞክራሲያዊ ምርጫ የሚካሄደው በየአምስት አመቱ ነው እና በየአምስት አመቱ ይህን ዲሞክራሲያዊ ምርጫ ለማካሄድ ሲባል እንግዲህ ይቆጥራሉ ማለት ነው፤ ይሄ ምርጫ ቦርድ ሊሆን ይችላል ወይንም ይሄንን ምርጫ የሚያስፈጽመው አካል ሀላፊነት የተሰጠው አካል በህገ መንግስቱ ይህንን ቆጥሮ አምስት አመት ሲሞላው ያንን ምርጫ ለማካሄድ ይገደዳል ማለት ነው። እንዴ ህገ መንግስቱ እንዲሁም ፕሬዝዳንሻል ከሆነ በየስድስት አመቱ ይሆናል ማለት ነው። እንዲሁም በጠቅላይ ሚኒስተር የሚተዳደር ከሆነ ደግሞ በየአምስት አመቱ ያንን ምርጫ ለማካሄድጰስለሚገድድ ስለዚህ አመታትን መቁጠር አስፈላጊ ነው ማለት ነው። ብለን እንደዚህ አይነት ነገር እና ያው ቀናቶች ተደምረው ሳምንታትን ይወልዳሉ ሳምንታት ተደምረው ደግሞ ወሮችን ይወልዳሉ ወሮች ተደምረው ደግሞ አመታትን ይወልዳሉ ማለት ነው። እና ያው አስራ ሁለት ወር ሲሞላን አንድ አመት ብለን እንቆጥራለን ያው እንግዲህ ለመጥቀስ እንደተሞከረው እስካሁን ሰዎች ለተለያዩ ነገሮች አመታትን ይቆጥራሉ ማለት ነው። እንግዲህ አመት የሚባለው ሶስት መቶ ስልሳ ቀናቶች ሲቆጠሩ ወይንም ሶስት መቶ ስልሳ ቀን ሲሆን ያኔ አንድ አመት ሆነ ይባላል ወይም አንድ አመት ሞላ ይባላል ማለት ነው። ለምሳሌ አንድ ህፃን ተወልዶ ሶስት መቶ ስልሳ ቀናት ከሆኑት አንድ አመት ሆነው ወይም አመት ሞላው ይባላል ማለት ነው። ሌላ ሶስት መቶ ሶስት መቶ ስልሳ ቀናትን ሲጨንብጥም ሁለት አመት ሆነው ወይም ሁለት አመት ሞላው ይባላል ማለት ነው እንደዚሁ እየጨመረ እየጨመረ ሲሄድ ያው ሶስት አራት አመት አምስት አመት እያለ እስከ እድሜው መጨረሻ ድረስ ይቆጠራል ማለት ነው፤ ስድስት ወር ግማሽ አመት ይባላል ማለት ነው እንዲሁም ደግሞ አራት ወር ሩብ አመት በመባል ይታወቃል ማለት ነው። እና ሰዎች በተለያዩ ምክንያት ይሄን አመት ይቆጥራሉ፤ ወይንም ፕሮጀክት ወይ ተቋራጮች የስራ ተቋራጮች ስራውን ከጀመሩ ሶስት መቶ ስልሳ ቀን ቢሆነው ሳትቋረጡ አንድ አመት አለፈው ይባላል ማለት ነው። እንግዲህ ለሶስት አመት ቢሆን ስራውን የተቋረጡት ይሄ ሶስት ሶስት መቶ ስልሳ ተጀምሮ ሶስት ጊዜ ይሆናል ማለት ነው። ሶስት አመት ይሄ የሚሆነው እና አጠቃላይ ይህንን ይመስላል ማለት ነው አመት የሚባለው ነገር ይህ ነው ማለት ነው።

ባህላዊ ልብስ ትለብሳለህ? ባህላዊ ልብስ ያው አልፎ አልፎ እለብሳለሁ ማለት ነው። ባህል ላይ ልብስ የሚባለው እንግዲህ ሰዎች በአካባቢያቸው ወይንም በእነሱ ባህል ወይንም በእነሱ ቋንቋ አካባቢ የሚለብሱት የልብስ አይነት ነው ማለት ነው። ይሄ ባህላዊ ልብስ የሚባለው ያው እንግዲህ እንደ ባህላቸው ልዩነት ወይም እንደ ሰዎቹ እንደ ቋንቋቸው ልዩነት የተለያየ አይነት ያለባበስ ዘዴ ይኖራቸው ማለት ነው። ምክንያቱም ይህ ባህል የሚባለው ነገር በተለያየ ቦታ ወይም በተለያየ ማህበረስ ውስጥ የተለያየ እስከሆነ ድረስ የሚያስደንቅ አለባበስ ያላቸው ሊኖር ይችላል። አንዳንዶቹ ደግሞ ያው ምናልባት ያው እንግዲህ ከዘመናዊ የሰው ልጅ ጋር ወይም ከዘመናዊ አኗኗር ትንሽ ያፈነገጠ የሚመስል ወይም የድሮውን የአኗኗር ዘዴ የያዙና እንዲሁም የተወሰነውን የሰውነታቸውን ፓርት ብቻ በመሸፈን ሌላውን ዝም ብለው ልቅ የሚተውበት አንዳንድ ባህሎች እናስተውላለን ማለት ነው። ያው እነዚህ ከሰለጠነው አለም ጋራ ብዙም ግንኙነት የሌላቸው ማህበረሰቦች ወይም ከሰለጠነው አለም ጋራ ግንኙነት የሌላቸው ባህሎች ማለት ነው። የዱሮውን ያንን በፊት የነበረውን ከስልጣኔ በፊት የነበረው የአለባበስ አይነት አሁንም ይዘው እንደቀጠሉ የሚገኙ ባህሎች አሉ ማለት ነው። አንዳንዶቹ ደግሞ በጣም ደስ የሚል እና እንደውም ከዘመናዊ አለባበስ በጣም ደስ የሚል ሙሉ የሆነ አለባበስ ሴትም ልጅ ራሷን በጠበቀ ሞልኩ ሙሉ ሰውነቷን የምትሸፍንበት አይነት አለ ማለት ነው። ወንዱም እንደው ጥሩ አለባበስ የሚኖርበት አለ ማለት ነው። ያው እንግዲህ ባህል ሲባል ብዙ አይነት ነው ማለት ነው። ያው በአሁን የመጣው ባህል አለ። ይህ የዘመናዊ ባህል አለባበሳችን አይደለም እና ደግሞ የድሮውን ግዜ ስናስተያይ በአንዳንድ መልኩ ያሁኑ የሚሻልበት አለ ማለት ነው። በአንዳንድ መልኩ ደግሞ የበፊቱ የሚሻልበት አለ ማለት ነው። ያም ሆነ ይሄ ባህል ሲባል እንግዲህ ሁሉም የየራሱን ማንነት የሚገልጽበት የራሱን አርኗኗር ዘዴ የሚገልጽበት ስስ ባህል የፈለገውን አይነት ባህልም ቢሆን ተቀባይነት ይኖረዋል ማለት ነው። ምክንያቱም የራሳቸው ባህል ያው የራሳቸው ነው። ስለዚህ ሌላው የሌላውን ባህል አንዱ መንቀፍ ማንቋሽሽ እንዲሁም ያልተገባ መዘለፍ ስድብ ዘለፋ ወይም ዝቅ አድርጎ መመልከት አያስፈልግም ማለት ነው። ምክንያቱም ሁሉም ባህሎች የየራሳቸው መገለጫ አላቸው ሁሉም ህዝቦች የራሳቸው ባህል አላቸው ያ ደግሞ እንግዲህ ባህላዊ አለባበስ ያ ባህላዊ ልብስ ከአንዱ ከአንዱ ጋር የግዴታ መመሳሰል አለበት አይባልም ሁሉም የራሱን ባህል የሚገልጽበት ወግ እምነት የሚገልጽበት ይኖራል ማለት ነው። እና ያው በአብዛኛው ባህላዊ ልብስ እለብሳለሁ። ብዬ አላስብም። ግን አልፎ አልፎ የተወሰኑ ባህላዊ ልብሶችን ሃይማኖታዊ ልብሶች አይነት እነሱን እጠቀማለሁ ያው እንግዲህ ምናልባት እነሱም ከባህላዊ የአለባበሳዊነት ሊመደቡ ስለሚችሉ ማለት ነው የነሱን አይነት እጠቀማለሁ ሌላው በአብዛኛው ያው እንግዲህ ባህል የሚባለው ባህልና ሃይማኖት ያው በአብዛኛው ጊዜ ተነጣጥለው አይታዩም ግን ባህልና ሃይማኖት የተነጣጠሉ ናቸው። ሃይማኖት ማለት ያው በፈጣሪ የሚደነገግና ከፈጣሪ የሚመጣ ህግገት ማለት ነው ባህል ደግሞ እንግዲህ በአንድ አካባቢ የሚኖሩ ሰዎች ሲኖሩና ከእነሱ ሲዋረድ ሲዋረድ የመጣው አባት ለልጁ ያዋረሰ የተወራረሰ ቅድመ አያት ለአባት አባቶች ደግሞ ለልጆች እያዋረሱት የሚመጣ ማለት ነው የባህላዊ አለባበስ ወይም ባህላዊ አናማር ባህላዊ ክዋኔ ማለት ነው። ስለዚህ ያስከሆነ ድረስ በልብ ወለድ የተፈጠረ ነው ማለት ነው። ይሄ ባህል የምንለው የአለባበስ አይነት ያው ሁሉም የራሱን የሚገልጽበት የሆነ ማንነት ይኖረዋል። እና አልፎ አልፎ ያው ባህላዊ ልብስ እለብሳለሁ ብዬ አስባለሁ ወይም እለብሳለሁ ማለት ነው

ኦኬ እንኳን ደህና መጡ ይላል ያው ይሄን ግድ ይሄን ቃል የምንጠቀመው በአብዛኛው ጊዜ አዲስ ወደ እኛ ቤት ሊሆን ይችላል ወደ እኛ ድርጅት ሊሆን ይችላል ወደ እኛ መስሪያ ቤት ሊሆን ይችላል የሚቀላቀሉ ሰዎችን ለመጀመሪያ ጊዜ ወደዛ ቦታ ጎራ የሚሉ ሰዎችን የምንቀበልበት የአቀባበል ዘዴ ነው ያው እንኳን በደህና መጡ የሚለው እንኳን መጣችሁልን የሚል በደስታ የምንቀበልበት ወይም የመቀበያ ቃል ነው ማለት ነው። ይህ ቃል ወይም ይሄ አረፍተ ነገር ወይም ይሄ ሀረግ ማለት ነው። ያው አብዛኛው ብዙ ሰዎች እንኳን ደህና መጣችሁ ስለመጣችሁ እናመሰግናለን እንኳን ደህና መጣችሁ በማለት ይቀበላሉ ማለት ነው። ለምሳሌ ዩኒቨርሲቲዎች ተማሪዎቻቸውን ሲቀበሉ እንኳን ደህና መጣችሁ ወደ ትምህርት ቤታችን ወይም ወደ ግቢያችን እንኳን በሰላም ተቀላቀላችሁ በማለት ለተማሪዎቻቸው መልእክትን ያስተላልፋሉ ማለት ነው ወይንም መምጣታቸውን በመቀበል የሚያበስር ነገር ያስተላልፋሉ ማለት ነው። እንዲሁም ደግሞ የተለያዩ ድርጅቶች አዳዲስ ሰራተኞችን ሲቀጥሩ እንኳን ደህና መጣችሁ ሊሉ ይችላሉ ማለት ነው። እና የትኛውም ፕላትፎርም ወይም የትኛውም ሚዲያ ሊሆን ይችላል የትኛውም ድርጅት ሊሆን ይችላል እንዲሁም የትኛውም ግለሰብ ሊሆን ይችላል ወደ እሱ ዘንድ አዲስ የሚመጣን ሰው አዲስ የሚገባን ሰው ወይም ለመጀመሪያ ጊዜ ሲገናኝ ወደ እሱ ቤት ሲሄድ ወደ እሱ መስሪያ ቤት ሊሆን ይችላል። እንዲሁም ወደ እሱ ቢሮ በሚሄድበት ጊዜ ለመጀመሪያ ጊዜ በአብዛኛው እንኳን ደህና መጣህ በማለት አቀባበልን ያደርጋሉ ማለት ነው። የአቀባበል ስነ ስርዓትን እንዲሁም የእንኳን ደህና መጣችሁ ፕሮግራም የእንኳን ደህና መጣችሁ ስነ ስርዓት ይካሄዳል ማለት ነው። እና እንኳን ደህና መጡ የሚለው የእንግዲህ የክብር እንግዶች መቀበያ ቃል ነው ማለት ነው። ያው በተለያዩ ቋንቋዎች የተለያየ ነገር ሊባል ይችላል ማለት ነው። ለምሳሌ በእንግሊዘኛ ዌልካም ሊባል ይችላል እንደውም በአረበኛ አህለን ወሳህለን ሊባል ይችላል ማለት ነው። ግን ትርጉማቸው ወይም መልእክታቸው ያው ሲተረጎም ወደ አንድ ቋንቋ ሲተነተን ተመሳሳይ ይሆናል ማለት ነው። እና በአብዛኛው ያው ይሄ እንግዳን የምንቀበልበት ሀረግ ነው ማለት ነው። እንኳን ደህና መጡ እንኳን በደህና መጡ ብለን አዲስ የሚመጣን ሰው ለመቀበል የምንናገረው ወይም የምንናገረው ንግግር ነው ማለት ነው።

እሺ ቢሮ ይላል እንግዲህ ቢሮ የሚባለው ነገር ከተለያዩ የተለያዩ ነገሮችን ሊያመላክት ይችላል ማለት ነው። ቢሮ ማለት እንግዲህ የአለቃ ቢሮ ሊሆን ይችላል የዳይሬክተር ቢሮ ሊሆን ይችላል እንዲሁም የሀላፊ ቢሮ ሊሆን ይችላል ማለት ነው እና ይሄ ቢሮ የሚባለው ነገር እንደ አለቃ የሚቀመጥበት ወይም ልዩ ስልጣን ያለው ሰው ወይም የተለየ ማዕረግ ያለው ሰው የምናገኝበት ወይም ጉዳይ ናችንን ሊፈጽምልን የሚችል ሰው የምናገኝበት ቦታ ነው ማለት ነው ቢሮ ሲባል እንግዲህ የገቢዎች ቢሮ ሊኖር ይችላል ያው እንግዲህ የተለያዩ የመንግስት መስሪያ ቤቶች የመንግስት ሚኒስተሮች የየራሳቸው የሆነ ቢሮ ይኖራቸዋል ማለት ነው እንዲሁም የትኛውም ድርጅት የትኛውም ሰራተኛ ቀጥሮና ተቋቁሞ በህጋዊ መንገድ የሚሰራ ድርጅት የራዕይ ሰው የሆነ ቢሮ ይኖረዋል ማለት ነው የራሱ የሆነ የድርጅቱ ዋና ማዕከል ቢሮ ይኖረዋል ማለት ነው እንዲሁም ቅርንጫፍ ቢሮዎች ወይንም በተለያየ ቦታ የሚገኙ ቅርንጫፍ ቢሮዎች ይኖራሉ ማለት ነው እንግዲህ እነዚህ ቢሮዎች ላይ የሚቀመጡ ሰዎች ሀላፊነት ያላቸውና ሌሎችን ሊቆጣጠሩ የሚችሉ ሌሎችን ሊያዙ ወይንም የስራ ድርሻቸውን ሊሰጡ የሚችሉ ሰዎች ናቸው ማለት ነው ሚኒስተሮች የራሳቸው የሆነ ቢሮ ይኖራቸዋል ማለት ነው እንዲሁም የትኛውም ድርጅት የትኛውም ሰራተኛ ቀጥሮና ተቋቁሞ በህጋዊ መንገድ የሚሰራ ድርጅት የራዕይ ሰው የሆነ ቢሮ ይኖረዋል ማለት ነው የራሱ የሆነ የድርጅቱ ዋና ማዕከል ቢሮ ይኖረዋል ማለት ነው እንዲሁም ቅርንጫፍ ቢሮዎች ወይንም በተለያየ ቦታ የሚገኙ ቅርንጫፍ ቢሮዎች ይኖራሉ ማለት ነው እንግዲህ እነዚህ ቢሮዎች ላይ የሚቀመጡ ሰዎች ሀላፊነት ያላቸውና ሌሎችን ሊቆጣጠሩ የሚችሉ ሌሎችን ሊያዙ ወይንም የስራ ድርሻቸውን ሊሰጡ የሚችሉ ሰዎች ናቸው ማለት ነው

ኮምፒውተር እንግዲህ ኮምፒውተር ማለት ይህ እንግዲህ መቀመሪያ ወይንም ስራን መስሪያ ማካ ሲስተማቲክ ማድረጊያ ወይንም ማቀናበሪያ እንደማለት ነው ኮምፒውተር የሚለው ነገር እጅግ ትልቅ ጥቅም ያለውና ትልቅ ጥቅም የሚሰጠን መሳሪያ ነው ማለት ነው። ይሄ ኤሌክትሮኒክስ ወይንም በኤሌክትሮኒክ በኤሌክትሪክ የሚሰራ ዲቫይስ ነው ማለት ነው። ኮምፒውተር ማለት እንግዲህ ኮምፒውተር የትኛውም ኤሌክትሮኒክ ዲቫይስ ኮምፒውተር ልንለው እንችላለን ማለት ነው ስልካችን ኮምፒውተር ልንለው እንችላለን ማለት ነው። ከትንሽ ከስልካችን እስከ ትላልቅ ፕሮግራሚንግ የምናደርግባቸው ዴስክቶፖች ላፕቶፖች እና የተለያዩ ግዙፍ ኮምፒውተሮች ድረስ እነዚህ በአጠቃላይ ኮምፒውተር ብለን ልንጠራቸው እንችላለን ማለት ነው። ከካልኩሌተር ጀምረው ኮምፒውተር በማለት ልንጠራቸው እንችላለን ማለት ነው። እንግዲህ እነዚህ ኮምፒውተሮች ትልቅ የሆነ ግዙፍ የሆነ ጥቅም አላቸው ማለት ነው አላቸው ማለት ነው። በአሁኑ ሰዓት ያው ሁሉ ነገር የሚሰራው በኮምፒውተር ነው ዲታ እሚተነተነው ዳታ የሚቀመጠው ወይንም መረጃ የምናስቀምጠው በኮምፒውተር ነው ማለት ነው። ስለዚህ በጣም ግዙፍ ወይም ብዙ የሆነ ዳታን በትንሽ ኮምፒውተር ወይም በትንሽ ሚሞሪ ልናስቀምጠው እንችላለን ማለት ነው። መጽሐፍ ላይ የይስ ጻፍ ቢባል ያ መረጃ ወይንም ሌላ ወረቀት ላይ አስፍረን እናስቀምጠው ብንለው እጅግ አደጋች የሆነን ነገር በትንሽ ኒሞሪ ቀርጸን ወይም በትንሽ ሚሞሪይ ጭነን ወይም በትንሽ ሚሞሪ ማስቀመጥ እንችላለን ማለት ነው። ለምሳሌ በትምህርት ብንሄድ እጅግ በጣም አንድ መጋዘን ሊሞሉ የሚችሉ መጽሐፍቶችን በትንሽ በተወሰነ ሚሞሪ ባለው ስልክ ውስጥ ማስቀመጥ እንችላለን ማለት ነው። እና የኮምፒውተር የሚባለው ነገር ለዘመናዊ እና የሰው ልጅ ህይወት ያቀለለ እንዲሁም ብዙ ስራዎች የሚሰሩበት መሳሪያ ወይም ብዙ ስራዎች የሚሰሩበት እቃ ነው ማለት ነው የሰው ልጅ ህይወት ያቀለለ የሰው ልጅ ያኗኗር ዘዴ የቀየረ ነው ማለት ነው። በኢንተርኔት አማካኝነት ይህ ኮምፒውተር እንግዲህ በየትኛውም የአለም ጫፍ ያለን ሰው ማገናኘት ይችላል ማለት ነው። የትኛውም የአለም ጫፍ ያለ ሰው ከዛኛው ሰው ጋራ ግንኙነት እንዲያደርግ እንዲሁም ሀሳቡን እንዲለዋወጥ ሌላውም ከዚያም አልፎ ስራም እዛ አንዱ አለም ጫፍ ያለና ሌላኛው አለም ጫፍ ያለ ሰው ስራ አንድ ላይ መስራት እንዲችሉ አንድ ላይ መገናኘት እንዲችሉ ውሏቸው አንድ ላይ እንዲሆን እና ብዙ ነገራቸው እንዲተሳሰር ያደርጋል ማለት ነው። ይህ ኮምፒውተር የሚባለው ነገር በኢንተርኔት አማካኝነት እንግዲህ የአመጋገብ ስርዓታችን የአለባበስ ስርዓታችን እንዲሁም ባህላችን እንዲያያዝ እና የአንዱ ከአንዱ ጋር እንዲመሳሰል ቁርኝት እንዲኖረን ያስችለናል ማለት ነው። እና ይህ ኮምፒውተር የተለያዩ መስሪያ ቤቶች የተለያዩ ድርጅቶች ይጠቀሙታል ማለት ነው። ከመንግስት እስከ ግለሰብ ድረስ ያሉ ድርጅቶች ይሄን ኮምፒውተር የሚባለውን ነገር ይጠቀማሉ ማለት ነው። ለምሳሌ ብናይ ባንኮች በኮምፒውተር ነው ሲስተማቸው ሁሉ ነገራቸው ያለው ኮምፒውተር ላይ ነው ማለት ነው ቁጥጥራቸው ሁለ ነገራቸውን የሚጠቀሙት በዚህ ኮምፒውተር በሚባለው ነገር ነው ማለት ነው። እንዲሁም ደግሞ የተለያዩ ቴሌኮም ማዕከሎችን ብናይ የኔትወርክ አገልግሎት የሚሰጡ እነሱ በኮምፒውተር ነው ማለት ነው ሁሉ ቁጥጥራቸው ሁለነገራቸው መስመር ላይ ነው ማለት ነው። ለዚህም ሲባል ያው ኮምፒውተር ግዴታ ያስፈልጋቸዋል ማለት ነው። በየዩኒቨርሲቲያችሁ በየዩኒቨርሲቲዎቻችን ብናይ እነዚህ ዩኒቨርሲቲዎች ኦንላይን ነው ሲስተማቸውን የሚዘረጉት በኮምፒውተሮች ነው ሁሉን ነገር የሚያደርጉት ፕሮግራሚንግ ለማድረግ ላንጉጅ ለመጻፍ እና የተለያዩ ነገሮችን ለመቀመር ይህ ኮምፒውተር እጅግ ጠቃሚና አስፈላጊ ነው ማለት ነው። በአሁኑ ጊዜ በአሁኑ ጊዜ ያለ ኮምፒውተር ህይወትን ማሰብ ባዶ ነው ማለት ነው። የትኛውም ድርጅት ኮምፒውተርን ይጠቀማል ማለት ይቻላል የትኛውም የመንግስት መስሪያ ቤት ኮምፒውተርን ይጠቀማል ማለት ነው። ለምሳሌ በሀገራችን ኢትዮጵያ ይህንን ዲጂታል ወይም ፋይዲያ የሚባለው መታወቂያ በኮምፒውተር ነው ምዝገባ የሚደረገው የሰው ልጅ ባዮሎጂካል ምርመራ አሻራ ምርመራ የአይን የእጅ እንዲሁም የፊት አሻራን በዚ ኮፒዉተር አማካኝነት ነው የሚሰበሰበው ማለት ነው። ኤርፕሌኖች ወይም አውሮፕላኖችን ሊበሩ የሚችሉት ሲስተማቸው በራዳር በኮምፒውተር ቁጥጥር ውስጥ በመሆን ነው በዛ ቁጥጥር ነው ሊበሩ የሚችሉት ማለት ነው። ሮቦቶችን ልንቆጣጠራቸው የምንችለው በዚህ በኮምፒውተር ሲስተም ነው ማለት ነው። እና ኮምፒውተር የሚለውን ነገር በጣም ሰፊና በአሁኑ ሰዓት ለሰው ልጆች እጅግ አስፈላጊ የሆነ መሳሪያ አይነት ነው ማለት ነው። በአምስት ደቂቃ ስለ ኮምፒውተር አውርተን መጨረስ አንችልም ማለት ነው ያው በዋና ዋና ዋናዎቹ ኮምፒውተር ማለት ይህን ይመስላል በአጭሩ

ግባ ማለት ወደሆነ ነገር ግባ ማለት ነው የሆነን ነገር ተቀላቀል ወደ ነገራ ጋር ተቀላቀልና ቀጥል እንደማለት ነው ለምሳሌ የሆነ ሰው መጥቶ በር ቢያንኳኳ ግባ ልለው እችላለሁ ማለት ነው ወደ ቤት እንዲገባ መግባት ትችላለህ ግባ ብዬ ፈቃዴን ልሰጠው እችላለሁ ስለዚህ ቀጥታ ይህ ይገባል ማለት ነው። ያ ሰው እንዲሁም ለምሳሌ ዳኞችን ብናይ ኳስ ላይ ኳስ ለምሳሌ ኳስ እንትን ብንል ስናይ የእግር ኳስን ብናይ ተቀያሪ ሲያስፈልግ ምንድነው? የሚደረገው የመስመር ደኛው በምልክት ያሳየዋል ለመሃል ዳኛው የመሃል ዳኛው ፊሽካን ያሰማል ለተጫዋቾች ከዛም የመስመር ወይም ረዳት ዳኛዋ በመስመር ያለችው ረዳት ዳኛ ሁለተኛ ዳኛ ማለት ነው። እሷ ፈቃድ የተሰጠውና በእጇ ምልክት በማሳየት ወይም በእጁ ምልክት በማሳየት ወደ ሜዳ እንዲገባ ይፈቅዱለታል ያኛው ተጫዋች ይወጣል ይሄ ፈቃደኛው ገብቶ ኳሱን ወይም ጨዋታውን ይቀጥላል ማለት ነው። እንዲሁም በሆነ ቢሮ ሄደን ወዲያን የሚመስሪያ ቤት ለሆነ ጉዳይ ሄደን ስናንኳኳ የሰውየው ፈቃድ ሊያስፈልገን ይችላል ማለት ነው ይሄ ሰውየውን ፈቃድ ጠይቀን እንገባለን ማለት ነው። እንዲሁም የሆነ ፓስዋርድ ወይንም የሆነን ኮምፒውተር ስንከፍት ግባ የሚል ነገር ወይም ኢንተር የሚል አስገባ ወይም ግባ የሚል የፓስዋርድ ወይም የይለፍ ቃል መጻፊያ ሊሆን ይችላል ወይም የተለያዩ መተየቢያዎች መጻፊያዎች እዛ ላይ በዛ ልንገባ እንችላለን ማለት ነው። እና ግባ የሚለው ቃል ይሄን ይመስላል ለምሳሌ አባት ልጁን ትምህርት ግባ ትምህርት ግባና ተማር ሊለው ይችላል ማለት ነው። ወይንም ሚስት ባሏን በጊዜ ግባ ወደ ቤትህ በጊዜ ተመለስ በጊዜ ግባ ብቻዬን ይደብረኛል ያላንተ ብቻዬን መቀመጥ አልችልም። ወይንም በጊዜ ግባ ከሰዎች ጋር ከምሽት ምሽት ላይ ከደረስክ ልትጣላ ትችላለህ ልትለው ትችላለች ማለት ነው። እንዲሁም እናት ለልጆቿ ወይንም አባት ለልጆቹ በጊዜ ወደ ቤታችሁ ግቡ ሊል ይችላል ማለት ነው። እንዲሁም ያው የተለያዩ ዝናብ ወይንም ፀሀይ ሲሆን ውጪ ላይ ያሉ ሰዎችን ወደ ቤት ግቡና አረፍ በሉ ፀሀይ እንዳይመታቹህጨወይም ዝናቡ እስከሚያቆም ድረስ ግቡ ወደ ቤት ይባላል ማለት ነው። እንዲሁም ደግሞ የተለያዩ በተለያዩ ቦታዎች የሆነ ፕሮግራም ቢኖር አሁን ምሳሌ ፕሮግራሙ ሊጀመር ነውና ግባ ፕሮግራም እንዳያልፍህ ግባ ይባላል። እንዲሁም እኔ ጓደኛዬን ማውራት ብፈልግ በቴክስት ኦንላይን ግባ እና እናውራ ኦንላይን እፈልጋለሁኝ የምልክልህ አለ ኦንላይን ላይ እምጠይቅህ አለ ስለዚህ መስመር ላይ ግባ ልለው ይችላል ወይም ጓደኛዬን መስመር ላይ ግቢ እንዲሁም በተሰብ ከሆነ መስመር ላይ ግቢ የማወራሽ ነገር አለ መስመር ላይ እንገናኝ ልንል እንችላለን ማለት ነው። እንዲሁም መኪና ለምሳሌ መንገድ ዳር ቁመን መኪና እየጠበቅን ከሆነ ግባ ቦታውን ትጠይቀውና አዎ ይሄዳል ግባ ለምሳሌ ከአዲስ አበባ ከመርካቶ ቦሌ መኸድ ብትፈልግ ቦሌ ይሄዳል ወይ ስትለው አዎ ግባ አሁን ቦሌ ይሄዳል ግባ ሊልህ ይችላል ማለት ነው። ያ የታክሲ ረዳት ወይም የታክሲ ሹፌር ማለት እንዲሁም በባቡርም ስትሄድ በተለያዩ መጓጓዣዎች ስትሄድ ግባ ሊልህ ይችላል ማለት ነው። እንዲሁም ባንክ ቤት ስትሄድ ዘበኛው ከፈተሸ በኋላ ወይንም ስለ ጥንቃቄ ወይንም ለደህንነት ሲባል ፈትሾህ ካረጋገጠ በኋላ መግባት ትችላለህ ወይንም ግባና የምትፈልገውን ነገር መጠየቅ ትችላለህ ሊልህ ይችላል ማለት ነው። እና ግባ የሚለው ነገር ወደሆነ ቦታ መቀላቀልን የሆነ ቦታ መግባትን የሚያመላክት ቃል ነው ማለት ነው ፈቃድን እንዲሁም ፈቃደኝነትን ማሳየት ነው የሚያሳይ ነው ማለት ነው